ኢንተርኔት አለ አዎ እኔ ኢንተርኔት አለኝ አብዛኛውን ጊዜም ኢንተርኔት እጠቀማለሁ ማለት ነው። እና ለተለያዩ ስራዎችን ለመስራት ኢንተርኔት እጠቀማሉ። ኢንተርኔት ለኔ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ኢንተርኔት በጣም ብዙ ጥቅሞች አሉት። ከጥቅሞቹ ውስጥ አንደኛ የተለያዩ ቪዲዮዎችን አይበታለሁ እንዲሁም የተለያዩ ቲክቶኮችን ማየት ያስደስተኛል ማለት ነው። ከዚህም በተጨማሪ የተለያዩ አገልግሎቶች ኢንተርኔትን እጠቀምበታለሁ ማለት ነው። እና ኢንተርኔት በጣም አስፈላጊና ወሳኝ ነገር ነው ለኔ

ማታ ምን አይነት ድምጽ ትሰማለህ? እኔ ማታ ከምሰማቸው ድምጾች ውስጥ አንደኛው ያው ማታ ማታ አብዛኛውን ጊዜ ውሻ አለኝ ማለት ነው። ውሻ ያው የተለያዩ ጥቅሞች አሉት። ከጥቅሞቹ ውስጥ አንዱ ደግሞ ያው ማታ ለሌባ ለሌባ እንዳይገለጥ ማታ ማታ ይጠብቀኛል። እና አብዛኛውን ጊዜ ውሻው አዲስ ሰውና ድምጽ ሲሰማ ማታ ማታ ይጮሃል ማለት ነው። እና ያው የማታ ድምጽ ከሰማሁኝ የውሻ ድምጽ ማለት ውሻዬ ከጮኸ። ሌባ መጥቷል ወይንም አዲስ ሰው አይቷል ማለት ነው። እናም በዚህ ምክንያት ይሄን ነገር አውቃለሁ ማለት ነው። ማታ ያው ሁሌም ማታ ማታ ውሻ የሚጮሁ አዲስ ሰው ሲያይ ወይንም ሌባ መምጣቱን አውቃለሁ። በዚህም የተነሳ አብዛኛውን ጊዜ የምሰማው ማታ ማታ ድምጽ የውሻ ጩኸት እሰማለሁ ማለት ነው

የደንበኛ እርካታ ታሳውቃለህ አሁን የደንበኛ እርካታ ማሳወቅ ያስደስተኛል ማለት ነው። ምክንያቱም የደንበኛ እርካታ በጣም አስፈላጊና ወሳኝ ነገር ነው ማለት ነው ማለትም ያው ደንበኞች ከእኛ በሚያገኙት የተለያዩ ማለትም ስራዎች እና የብልህ የምንሰጣቸው አቅርቦቶች እርካታ ማግኘት አለባቸው። ደንበኛ እንደሚታወቀው ክቡር ነው ነው የሚባለው እናም ደንበኞቻችንን በደንብ ማክበር እና የሚፈልጉትን ነገር ተሳክቶላቸዋል አልተሳካላቸውም እና ፍላጎታቸውን በጣም ማወቅ አስፈላጊ ነው ማለት ነው። እና የደንበኛን እርካታ ማወቅ በጣም ይስደስተኛል እና የደንበኛን እርካታ አሳውቃለሁ ቃዱ ማለት ነው። እና ደንበኞች የተለያየ ጊዜ ማለት የተለያየ ፍላጎት ይኖራቸዋል ሉበዛ ምክንያት ያንን ፍላጎታቸውን እኛም አሟልተናል ወይንስ አላሟላንም? እንዲሁም ምን አድርገን ነው የነሱን ፍላጎት የምናሟላው የሚለውን ነገር በመመርመር እና በማወቅ። የደንበኞችን እርካታ እርጋታ አሳውቃለሁ ማለት ነው። እና ያው የደንበኞች እርካታ በጣም ወሳኝ ነገር ነው

ቀርቅሃ በአካባቢው ያድጋል አዎ ቀርቅሃ በአካባቢው ያድጋል ቀርቅሃ በጣም ወሳኝ ነገር ነው ማለት ነው። ቀርቀሃ የተለያዩ አገልግሎቶች ይሰጣል ማለትም አሁን በአካባቢው ቀርቀሃ ያድጋል። እና ደግሞ ቀርቃሃ ለብዙ አገልግሎት ይጠቀማሉ ሰዎች ባህልና በአካባቢም ቀርቃሃ ስለሚበቅል ያው ቀርቃሃ የሚሰሩ ሰዎች አሉ ማለት ነው። ቀርቃሃ ከተፋቀ በኋላ ለጥራር መስሪያነት ያገለግላል። እናም ሰዎችም ቀርቅሃም በመፋቅና በጥራር በመስራት ለተለያዩ እንደገቢ ምንጭነት በመሸጥ ይጠቀማሉ አካባቢዬ ላይ ማለት ነውና። ቀርቀሃ በጣም አስፈላጊ ነው። በአካባቢው ይበቅላል ሰዎችም ይህንን በመሸጥ ይተዳደረሉ ማለት ነውና። ያንን የሚሸጠው ቀርቀሃ ደግሞ ለጥራር እንዲሁም ለተለያዩ ነገሮች ይጠቅማል ቀርቀሃ። ብዙ ጥቅሞች አሉት ማለት ነው ከጥቅሞች ውስጥም አንደኛው አሁን ለምሳሌ እንጀራ በቀርቃሃ እንጀራ ለማስቀመጥ ያገለግላል። እንዲሁም ከዚህም በተጨማሪ የተለያዩ ነገሮችን ለመስራት ቀርቀሃ በጣም አስፈላጊና ወሳኝ ነገር ነው

ወደ የትኛው ቦታ ተጉዘህ ታውቃለህ? እኔ የተለያዩ ቦታዎችን መጓዝ ያስደስተኛል ማለት ነው እናም የማውቀውን ይሄ ከምኖርበት አካባቢ ወደ ባህርዳር ተጉዥ ነበር ማለት ነው። ባህርዳር ለመዝናናት ጓደኞቼ ጋር ሰብሰብ ብለን ሄደን ነበር። እናም የተጓዝነውም ጓደኞቼ ጋር ሰብሰብ ብለን ደስ የሚልና ለመዝናናት ነበር የተጓዝነው ባህርዳር በጣም ደስ የምትልና ውብ ከተማ ነች። ለኑሮም ሆነ ለጉብኝት በጣም ምቹ ከተማ ነች። ማለት ነው በዛ ምክንያት ጓደኞቼ ጋር ለአንድ ሳምንት ያህል እዛ ሚዲያን ቆይተናል ማለት ነው። እና ባህርዳር በጣም ደስ የምትልና ወብ ከተማ ነች። እንዳልኳችሁ ከዚህም በተጨማሪ ደግሞ የተለያዩ የሚጎበኙ ነገሮች አሏት ማለት ነው ለምሳሌ የጣና ሀይቅ አለ ጣና ሀይቅ በጣም ደስ የሚል ነገር ነው ማለትም ያንን የአብዛኛውን ጊዜ በመሄድ ቀዝቀዝ ያለ አየር ከዛ መቀበል እንችላለን ከዛም በተጨማሪ ደግሞ ከዛ አሳዎችን ስንመገብ ነበር አሳ በጣም ባህዳር በአሳ በጣም ታዋቂ ናት። ጣና ላይ የተለያዩ አሳ አጥማጆች እያጠመዱ ይሸጣሉ ማለት ነው እና ባህር ዳርም በጣም ብዙ ደስ የሚሉ ቦታዎች አሏት። ከዚህም በተጨማሪ በጣና ጣና ሀይቅ ላይ ያው ውስጧ ላይ ገዳሞች አሉ ማለት ነው። እናም ጓደኞቼ ጋር ገዳሞችን ጎብኝተና፣ በጣም ደስ የሚሉ ጊዜያትን እዛ አሳልፌያለሁ ማለት ነው። በጣም ብዙ ገዳማት ጣና ሀይቅ ውስጥ አሉ እና የተለያዩ ገዳማትን በመጎብኘት የተለያዩ ፎቶዎችን እዛ ስንነሳ ነበር። እና በጣም ደስ የሚል ነገር ነው ማለት ነው እና ጣና ሀይቅ በጣም ደስ የሚል ቦታ ነው። እሱን ጎብኝቻለሁ ከዚህም በተጨማሪ ደግሞ የተለያዩ ፓርኩ ማለት የሚጎበኙ ፓርኮች አሉ ደ እንዲሁም የተለያዩ ፓርኮችን ጎበኝቻለሁ ማለት ነው እና ጣና ላይ የተለያዩ ለሚጎበኙ ነገሮች አሉ። እናም ያው የተለያዩ ደስ የሚሉ የተለያየ አይነት ፓርኮች አሉ ከዛም ፓርኮች በመሄድ ፎቶ ጓደኞቼ ጋር ስንነሳ ነበር። ከዚህም በተጨማሪ የተለያዩ ቦታዎችን እየዞርኩ ሳይ ነበር ማለት ነው እና ባደረኩት ጊዜም በጣም ደስ የሚልና ያሳለፍኩት ጊዜ በጣም ደስ የሚል ነው። በአንድ ሳምንት ውስጥ በአንድ ሳምንት ውስጥ ባህርዳርን በደንብ ጎብኝቻታለሁ እና ባህርዳር በጣም ደስ የምትል ከተማ ናት አብዛኛውን ጊዜም ሰዎች እየሄዱ ቢጎበኙ ጥሩ ነው ብዬ አስባለሁ። እና እኔም እዛ ሄጄ በመጎብኘቴ በጣም ደስተኛ ነኝ። እና ያው ባህር ዳር አብዛኛውን ጊዜ ለቱሪስቶች በጣም ተመራጭ እና የተለያዩ ደስ የሚሉ የሚጎበኙ ነገሮች ያሏት ከተማ ነች እናም አየሯን በጣም ተስማሚ ነ፤ ለጤንነት ወሰኝና ሞቃታማ አየር ያላት ናት። እና ባህር ዳር በጣም ውብ ከተማ ነች ለኑሮ በተለይ ደግሞ ለሴት ልጅ በጣም ተስማሚ ናት ተስማሚ ነች እና ጓደኞቼ ጋር አንድ ሳምንት ያህል ባህር ዳርን ስንጎበኝ ነበር። ከዚህም በተጨማሪ ሌላ ጊዜም ቤተሰቦቼ ጋር ሄጄ ለመጎብኘት አስባለሁ ባህርዳር እና በጣም ደስ ብሎኛል እዛ በመሄዴ

ለሌሎች ማስተማር ትችላለህ አወን ለሌሎች ማስተማር እችላለሁ ማለት ነው ምክንያቱም ሌሎችን ማስተማር በጣም ያስደስተኛል ማለትም እኔ የማውቀውና የተሻለ ነገር ከሌሎች የተሻለ እውቀት ካለኝ እኔ ማውቀውን ነገር ለሌሎች ማስተማርና ማጋራት በጣም ያስደስተኛል ማለት ነው። ይህን በማድረግ በጣም ደስተኛ ነኝ ምክንያቱም ያንን ማድረግ በጣም አስፈላጊ ነገር ነው። ምክንያቱም የምናውቀውን ለሌሎች ብናጋራ ሌሎች ሰዎች የተሻለ እውቀት እንዲኖራቸውና ያንን እውቀት እንዲዳብር ያደርጋል በዛ ምክንያት ሌሎችን ማስተማር በጣም ያስደስተኛል ማለት ነው። እውቀት በጣም ወሳኝነት አለው ማለት ነው። ሌሎችን በማስተማር አንደኛ የተሻለ ነገር ሌሎች እንዲያገኙና እኛን ያለንን እውቀት በማካፈል በማካፈሌ በጣም ደስተኛ ሆናለሁ። እና ሰዎች ደግሞ የተሻለ ነገር እንዲያውቁና እንዲያድጉ ያደርጋል ማለት ነውና። በዚህም የተነሳ ሌሎችን የማውቀውን ነገር ማስተማር ማስረዳት በጣም ደስ ይለኛል አብዛኛውን ጊዜም ይህን ተግባር ማድረግ ያስደስተኛል ማለት ነው።

የምሳ እረፍቶ ምን ያህል ጊዜ ነው? የእኔ የምሳ እረፍቴ ቢያንስ አንድ ሰዓት ያህል የምሳ እረፍት አለኝ ማለት ነው። ምሳ ከበላው በኋላ አረፍት ማድረግ በጣም ያስደስተኛል። ምክንያቱም ያው ምሳ ከበላው በኋላ ስለሚደክመኝና ያው ብዙ ጊዜም ማለት እረፍት ለማግኘት ስለም ማለት እረፍት ማግኘት በጣም አስፈላጊ ስለሆነ እኔ የምሳ ጊዜዬን እረፍት በማድረግ አሳልፋለሁ ማለት ነው። እና የምሳ አረፍቴ ቢያንስ አንድ ሰዓት ነው ለአንድ ሰዓት ያህል ቡና እየጠጣሁ፤ እንዲሁም የተለያዩ ቲክቶኮችን እያየሁ ቢያንስ ለአንድ ሰዓት ያህል እረፍት አደርጋለሁ። እናም ይሄን ነገር ማረጌ በጣም ያስደስተኛል ማለት ነው። እና ያው የእኔ ምሳ እረፍቴ አንድ ሰዓት ነው ያንን ያለኝን ሰዓት ደግሞ የተለያዩ ነገሮችን በማድረግ እጠቀምበታለሁ ማለት ነው። እናም ያን አንድ ሰዓት በጣም ማረፍ አለብኝ ለኔ ምክንያቱም በበቂ ሁኔታ ካላረፍኩ አንደኛ ስራውን በትክክል መስራት ስለማልችል የምሳ እረፍቴን በደንብ እጠቀማለሁ፤ እዝናናለሁ። በጣም ከደከመኝ ደግሞ ትንሽ ተኝቼ ለሰላሳ ደቂቃ ምናምን ለማሳለፍ እሞክራለሁ። እና ይህንን በማድረግ እጠቀማለሁ። እና የምሳ እረፍቴ ይህን ያህል ጊዜ ነው።

ልብስ በእጅ ታጥባለህ አዎ እኔ ልብስ በእጄ አጥባለሁ። የተለያዩ ጊዜያትን ልብስ በእጅ ማጠብ ያስደስተኛል ማለት ነው። ምክንያቱም ልብስ በእጄ የማጥበው ደግሞ አንደኛ በእጄ በማጥብበት ጊዜ ልብሱ በደንብ እንዲለቅ ስለሚያግዘኝ አንደኛ በማሽን ከማጠብ ይልቅ ሁሌ ልብስ በእጄ ማጠብ ያስደስተኛል። ምክንያቱም ማሽኑ በጣም ላያጥበውና ላያጸዳው ስለሚችልና ስለማያረካኝ አብዛኛውን ጊዜ ልብስ የማጥበው በእጄ ነው። በእጄ በደንብ አድርጌ ልብስ አጥበዋለሁ ማለት ነው። እና ልብስ በእጅ ማጠብ በጣም ጠቃሚ ነገር እና አስፈላጊ ነገር ነው ማለት ነው። እና ሁሌም ልብስ የማጥበው በእጄ ነው ማለት ነው። እና በእጄ የማጥብበት ምክንያት ደግሞ አንደኛ በደንብ ልብሱን በእጄ ሳጥበው ነው በጣም ደስተኛ የምሆነው በማሽን ሲታጠብ ደስ ስለማይለኝ አብዛኛውን ጊዜ ልብስ የማጥበው በእጄ ነውና በእጄ ማጠብ በጣም ያስደስተኛልና በእጅ ማጠብ ከማሽን ይልቅ በእጅ ማጠብ በጣም አስፈላጊ ነገር ነው። በደንብ እንዲለቅና ያው በዛ ነገር ደስተኛ እንድንሆን ስለሚረዳን በእጅ ማጠብ በጣም አስፈላጊና ጠቃሚ ነገር ነውና ሁሌም ልብስ የማጥበው በእጄ ነው ማለትና በእጅ ማጠብ በጣም ደስ ይለኛል። አብዛኛውን ጊዜው ሁሌም የማጥበው ልብስ በእጄ ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ አዎ እኔ በአንድ ጊዜ ብዙ ስራዎችን ማስተናገድ ያስደስተኛል ማለት ነው። ማለትም አንድ ስራ እየሰራሁ ደግሞ በጎን ሌላ መስራት ያስደስተኛል ማለት ነው። ይሄንን የማደርገው ደግሞ አንደኛ ብዙ ጊዜ ላለመፍጀት እና ያው ጊዜየን በአግባቡ ለመጠቀም ስል ያው አንድን ስራ በአንድ ጊዜ እሰራለሁ ማለት ነው ማለትም የሁለት ስራዎችን በአንዴ መሰራት ያስደስተኛል ማለት ነው። ይሄን በማድረግ ጊዜዬን በአግባቡ በደንብ እጠቀማለሁ ጊዜዬን እቆጥባለሁ ማለት ነው። እና እነዚህ ነገሮች በጣም አስፈላጊ ና ወሳኝ ናቸው። እና ሁሌም ያው የተለያዩ ስራዎችን በአንድ ጊዜ መስራት ያስደስተኛል ለምሳሌ ማለት አሁን ለምሳሌ ቤት እያጸዳሁ በጎን ደግሞ ምግብ ልሰራ እችላለሁ ማለት ነው። እና ያው በጎን ቤት እያፀዳሁ አብዛኛውን ጊዜ ምግብ እሰራለሁ ይሄም አንደኛ አሚን ብዙ ጊዜ እንዳልፈጅና ጊዜዬን እንድቆጥብ ይጠቅመኛል ማለት ነው። እና ይሄንን በማድረግ በጣም ደስተኛ እሆናለሁ። ምክንያቱም የየብቻ የምሰራ ከሆነ ሁለቱንም ስራ ብዙ ጊዜ ስለሚፈጅብኝና ስራዬን ቶሎ ላልጨርስ ስለሚችል ሁለት ስራዎችን ወይንም ከዛ በላይ የሆኑ ስራዎችን በአንዴ እሰራለሁ ማለት ነው። ሁሌም ቤት እያጸዳሁ ነው በጎን ምግብ የምሰራው ማለት ነው። ይሄን በማድረግ ጊዜዬን እቆጥባለሁ ማለት ነው እና እነዚህ ነገሮች በጣም ወሳኝ እና አስፈላጊ ነገሮች ናቸው ማለት ነው። እና እነዚህን ስራዎች በደንብ እንደዚህ አድርጌ መስራት ያስደስተኛል።

በዶቄ መፍጨት ታውቃለህ? አይ እኔ በዶቄ መፍጨት አላውቅም አብዛኛውን ጊዜም ያው እነዚህን በዶቄ መፍጨት አላውቅም ማለት ነው አብዛኛውን ጊዜ የተለያዩ ነገሮችን የማስፈጨው ያው ወፍጮ ቤት ወስጄ ነው ምክንያቱም ቴክኖሎጂው በጣም በመፍጠኑ የተነ ማለትም ቴክኖሎጂው በጣም በመሰልጠኑ የተነሳ የተለያዩ ስራዎችን በእጃችን መፍጨት ምናምን አስፈላጊ ነው ብዬ አላስብም ምክንያቱም የተለያዩ ነገሮችን እማስፈጨው ወፍጮ ቤት ወስጄ ነው እና በዶቄ መፍጨት አላውቅም

ወደ ስራ ኖት ትሄዳለህ? አዎ ወደ ስራ ኖት ነው እምሄደው ሁሌም ስራዬን በአግባቡና በተከታታይ ጊዜ እየሄድኩ ነው እምሰራው ማለት ነው። እናም እንደዛ ማድረግ ብዙ ጥቅሞች አሉት ምክንያቱም ስራ ወደ ስራ ሁሌ መሄድ በጣም ያስደስተኛል ማለት ነው። ስራዬን በአግባቡ እንድሰራና ያው በስራዬ ውጤታማ እንድሆን ሁሌ ወደ ስራዬ ያኖት መሄድ ያስደስተኛል ማለት ነው። ይሄን ማድረግም ብዙ ጥቅሞች አሉት አንደኛ ያው። በስራዬ በጣም እንዲደሰትና ውጤታማ እንደሆን ይጠቅመኛል ማለት ነው እና አብዛኛውን ጊዜም በተከታታይ ጊዜ በመሄድ ስራዬን በስርዓት እፈጽማለሁ። ስራዬን በሙሉ እጨርሳለሁ ማለት ነው። እና ሁሌም ወደ ስራ የሚሄደው በተከታታይ ጊዜ ነው ያንን በመሄድ ሁሉንም ስራዎችን በስርዓት ለመፈጸም እና ውጤታማ ለመሆን እጠራለሁ ማለት ነው። እናም ያንን በማድረግ ስራዬ በጣም በትክክል በመስራት አንደኛ የተለያዩ የስራ ዕድገቶችን አገኛለሁ። ከዚህም በተጨማሪ ያውም በትክክል ስራዬን እንድፈጽምና እንድጨርስ ስለሚረዳኝ። ሁሌ ስራውን በተከታታይ ጊዜ እየሄድኩ መስራት አስፈላጊ ነገር ነው። በጣም ጠቃሚ ነገር ነው። ይህንን ነገር ማድረግ ማለት ነው

ቅጽል ስም አለህ? አዎ እኔ ቅጽል ስም አለኝ ማለት ነው። እና ቅጽል ስሜን በአግባቡ መጠቀም በጣም ያስደስተኛል። ምክንያቱም ቅጽል ስም አብዛኛውን ጊዜ በቅጽል ስሜ ይጠሩኛል ማለት ነው። ቤት ውስጥ እናትና አባቴ በትክክለኛ ስሜ ሳይሆን የሚጠሩኝ በቅጽል ስሜ ነው ማለት ነው። እና ያው ቅጽል ስም በጣም እኔ አብዛኛውን ጊዜ ጓደኞቼ ቤተሰቦቼ የሚጠሩኝ በትክክለኛ ስሜ ይልቅ በቅጽል ስሜ ነው እና ያው ቅጽል ስም አለኝ እናም ለአብዛኛው ጊዜ ሰዎች የሚጠሩኝም በቅጽል ስሜ ነው ማለት ነው እና ያው ቅጥል ስሜ ልክ እንደ ስሜ ስለማስበው ሁሌም ሰዎች በዛ ስም ሲጠሩኝ አቤት እልና መልስ እሰጣለሁ ማለት ነውና ያው ቅጽል ስም አለኝ እጠቀምበታለሁ

የምትወደው ሽታ ምንድነው? እኔ በጣም የምወደው ሽታ የአበባ የጽጌረዳ አበባ ሽታ በጣም እወዳለሁ ማለት ነው። አብዛኛውን ጊዜም የጽጌሬዳ አበባ ሽታ ሲሸተኝ በጣም ደስ ይለኛል ማለት ነው። እና አብዛኛውን ጊዜ ጽጌረዳ ቤቴ ውስጥ አበቅላለሁ። ማለትም በአካባቢ ልዩ ውበት እንዲኖራቸውና ሽታቸውንም በጣም ስለምወደው የምወደው ሽታ የጽጌረዳ አበባ ሽታ ነው። እና የጽጌረዳ ባሽታኔ በጣም የምወደውና የምጠቀመው ነው። አብዛኛውን ጊዜም በተለያዩ ጊዜያት እጠቀምበታለሁ ማለት ነው። እና የጽጌረዳ ሽታ በጣም አስፈላጊና ደስ የሚል ነገር ነው ማለት ነው። እና የጽጌረዳ ሽታ በጣም በመውደዴ የተነሳ አብዛኛውን የጽጌረዳ ሽታ ጠዋት ጠዋት ሲሸተኝ በጣም ደስ ይለኛል ማለት ነው። ምክንያቱም የጸጌረዳ አበባ ሽታ በጣም ደስ የሚል ነገር ነው። ምክንያቱም የጽጌረዳ አበባ ሽታ ስሸተኝ በጣም ደስ ስለሚለኝ እና አብዛኛውን ጊዜም ያው ስለምትጠቀምበት እና አብዛኛውን ጊዜ አካባቢዬ ላይ በድጃፌ ስለምተክልና የጽጌረዳ አበባ ሽታ ደስ ይለኛል

ህዝብ ማመላለሻ ትጠቀማለህ? አዎ እኔ ህዝብ ማመላለሻ እጠቀማለሁ ማለት ነው። አብዛኛውን ጊዜም የህዝብ ማመላለሻ በጣም አስፈላጊ ነገር ነው ለኔ። ምክንያቱም የተለያዩ ጉዞ የምፈልገው ቦታ ከቦታ ቦታ ምንቀሳቀሰው በህዝብ ማመላለሻ ነው ማለት ነው። እና የህዝብ ማመላለሻ በጣም ወሳኝና አስፈላጊ ነገር ነው ምክንያቱም አንደኛ ያን ያህል ብዙ ዋጋ አያስከፍለኝም በትንሽ ገንዘብ ከፈለኩበት ከቦታ ቦታ መንቀሳቀስ ስለሚችል ታክሲ ከመያዝ ኮንትራት ታክሲ ከመያዝ ይልቅ የህዝብ ማመላለሻዎች ወይ ገንዘባቸውን ለመክፈል ቀላል በመሆኑ የተነሳ የህዝብ ማመላለሻ እጠቀማለሁ ማለት እና የህዝብ ማመላለሻ ለኔ በጣም ወሳኝና አስፈላጊ ነገሮች ናቸው እና አብዛኛውን ጊዜ ምጠቀመውም የህዝብ ማመላለሻ ነው የህዝብ ማመላለሻዎች ያው በጣም ወሳኝ እና አስፈላጊ ነገሮች ናቸው እናም ከቦታ ቦታ ለመንቀሳቀስ ሁሌ የምጠቀመው ህዝብ ማመላለሻ ነውና ለኔ ህዝብ ማመላለሻ በጣም አስፈላጊ ነገር ነው የተለያዩ ቦታዎች በምሄድበት ጊዜ የምጠቀመው የህዝብ ማመላለሻ ነው ማለት ነውና በጣም ወሳኝና አስፈላጊ ነገር ነው

ይቅርታ መጠየቅ ቀላል ነው አዎ የተለያዩ ነገሮችን ይቅርታ መጠየቅ በጣም አስፈላጊና ቀላል ነገር ነው ማለት ነው። ምክንያቱም ቂም ከመያያዝ እና እልክ ከመገባባት ይልቅ ይቅርታ በመጠየቅና ያንን የበደልነውን ሰው ይቅርታ በመጠየቅ ነገሩን ቀለል ማድረግና ሁሉንም ነገር ሰላም እንዲሆን ማስፈን በጣም አስፈላጊ ነገር ነው ማለት ነው እና ይቅርታ መጠየቅ ቀላል ነገር ነው ብዬ ነው የማስበው ለኔ ሰዎችን የሆነ የበደልኳቸው ያጠፋሁት ነገር ካለ ሁሌ ይቅርታ በመጠየቅ ያን ነገር ሰላም እንዲሰፍንና ወደ ድሮ ፍቅራችን እንድንመልስ አደርጋለሁ ማለት ነው። እና ይቅርታ መጠየቅ በጣም አስፈላጊና ወሳኝ ነገር ነውና አብዛኛውን ጊዜ እኔ ሰዎችን ይቅርታ መጠየቅ ያስደስተኛልና ለኔ ይቅርታ መጠየቅ ቀላል ነውና አብዛኛውን ጊዜ የተለያዩ የበደልኳቸውን ያጠፋኋቸውን ነገሮች ሰዎችን ይቅርታ እጠይቃለሁ ማለት ነው። እና ይቅርታ መጠየቅ ታላቅነት ነው ምክንያቱም ይቅርታ በመጠየቅ መሸነፍ ሳይሆን ማሸነፍ ይቻላል ማለት ነው። ሰዎችን ይቅርታ በመጠየቅ ብቻ የተፈጠረውን ነገር በቀላሉ እንዲረሱትና ወደ ሰላም መንገድ እንዲሰፍንና የእርስ በእርስ እንድንረዳዳና እንድንደጋገፍ ይጠቅማልና በዛ ምክንያት እኔ ይቅርታ መጠየቅ ለኔ ጥሩ ነገር ነው ብዬ ነው የማስበው። እናም ቂም ከመያያዝ ይልቅ ይቅርታ መጠያየቅ ቀላል ነገር ነው

አዲስ ቴክኖሎጂ መማር ትወዳለህ? አሁን የአዳዲስ ቴክኖሎጂዎችን መማር እወዳለሁ ማለት ነው ምክንያቱም አዲስ ቴክኖሎጂ መማር በጣም አስፈላጊ ነው ምክንያቱም ደግሞ መማር የምወድበት ምክንያት ደግሞ አዳዲስ ቴክኖሎጂዎችን እየተማርን በመጣን ቁጥር እውቀታችንን እንዲሰፋ ይረዳል ማለት ነው ከዛም በተጨማሪ አዳዲስ ቴክኖሎጂዎች በመተቆጠር አንደኛ እውቀታችን እንዲሰፋ ያደርገናል እንዲሁም ከዚህም በተጨማሪ ደግሞ ስራዎችን በቀላሉ እንድንሰራና የተለያዩ ስራዎችን ቴክኖሎጂው ባመጣው መሰረት ያው በቀላሉ እንድንሰራና ውስብስብ የሆኑ ችግሮችን በጣም ይረዳና። ቴክኖሎጂ አዳዲስ ቴክኖሎጂዎችን መጠቀም በጣም ያስደስተኛል አብዛኛውን ጊዜም አዳዲስ ቴክኖሎጂዎችን እጠቀማለሁ ምክንያቱም አዳዲስ ቴክኖሎጂዎች ስራዎችን በቀላሉ እንድንሰራና ብዙ ሳንለፋ ችግሮችን በቀላሉ እንድንፈታ ስለሚረዳ አብዛኛውን ጊዜ እኔ አዳዲስ የሚመጡ ቴክኖሎጂዎችን መማር እና ያንን ነገር ማጥናት በጣም ያስደስተኛል ነው ሁሌም ማዳዲስ ቴክኖሎጂዎች ሲመጡ እነዛን ቴክኖሎጂዎች በመማር እነሱን ተከትዬ ስራዎችን መስራት በጣም እወዳለሁ ምክንያቱም አዳዲስ ቴክኖሎጂዎች በመጡ ቁጥር ስራዎችን በቀላሉ መስራት ድካምን የሚቀንሱ በመሆናቸው የተነሳ አዳዲስ አዲስ ቴክኖሎጂ ሲመጣ መማርና መጠቀም በጣም ያስደስተኛል ማለት ነው እና ለኔ አዲስ ቴክኖሎጂ በጣም አወሳኝና አስፈላጊ ነገር ነው እና አዳዲስ ቴክኖሎጂዎች በጣም ያስፈልጋሉ እና ያው እኔ አዳዲስ ቴክኖሎጂዎች በመጥቆጠር እማራለሁ።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? አዎ እኔ ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ ምክንያቱም ዝርዝር መጻፍ ላይ ነው ያስፈላጊ ነገር ነው ማለት ነው እናም ከመሄዴ በፊት ወደ ሱቅ ዝርዝሮችን እጽፋለሁ ማለት ነው። የማደርግበት ምክንያት ደግሞ የምፈልጋቸውን እቃዎች ሁሌም በስክብሪቶ ወረቀት ላይ እጽፋለሁ ምክንያቱም ደግሞ እንዳረሳውና የምፈልገውን እቃ መግዛት ያለብኝን በስርዓት እንድገዛ ይረዳኛል ምክንያቱም ያው በዝርዝር ካልጻፍኩኝ የምፈልገውን እቃ ሙሉዉን ላልገዛች እችላለሁ ረስቼ መግዛት ያለብኝን ረስቼ ልመጣ ስለሚችል አብዛኛውን ጊዜ ጽሁፍ የዝርዝር ጽሁፍ እጽፋለሁ ማለት ነው እና ጽሁፍ ዝርዝር በመጻፍ ነው ይሄን ነገር የምጠቀመው ማለት ነው፣ እና ሁሌም ከመሄዴ በፊት እያንዳንዱን ጽሁፎች በዝርዝር እጽፋለሁ ማለት ነው እንዳረሰው ይጠቅመኛል እና የምፈልገውን እቃ ሁሉንም አሟልቼ እንዲገዛ ስለሚጠቅመኝ እኔ ሁሌም ሱቅ ከመሄዴ በፊት ዝርዝር ጽፌ ነው የምሄደው ማለት ነው፤ እናም አብዛኛውን ጊዜ ሰዎች እንዳይረሱና የፈለጉትን ነገር እንዲህ እንዲያመጡ በጣም አስፈላጊ የሆነው ነገር በዝርዝር ጽሁፍ መጻፍ ነው ማለት ነው እናም በጣም አስፈላጊ ነገር ነው እናም እኔ መጻፍ በጣም ደስ ይለኛል በዝርዝር ጽሁፎች፣

ጾም ትጾማለህ? አዎን ጾም ጾም አለው የተለያዩ አይነት ጾሞች አሉ እና እነዛን ጾሞች መጾም ያስደስተኛል ማለት ነው። ምክንያቱም ጾም መጾም በሃይማኖታችን በጣም የሚፈቀድ ነገር ነው እና እንድንጾም ያስፈልጋል ማለት ነው። እየሰራነውን ሀጢያቶች ያው ጾም እየጾምን መሻርና መቀነስ ስለምንችል ያው እኔ ጾም እጾማለው አብዛኛውን ጊዜ። የተለያየ አይነት በሃይማኖታችን የኦርቶዶክስ ሃይማኖት ተከታይ ነኝ የተለያዩ ጾሞች አሉ ማለት ነው። እና እነዛን ጾሞች እጾማለሁ ማለት ነው። እና ጾም በጣም ወሳኝ እና አስፈላጊ ነገር ነው በሃይማኖቴ እና የተለያዩ ጾሞችን በመጾም እጾማለሁ ማለቱ ነው። እናም ጾም በጣም ለኔ አስፈላጊና ወሰኝ ነገር ነው

ትንኝ መረብ ትጠቀማለህ አዎ እኔ ይሄ ትንኝ መረብ እጠቀማሉ ትንኞች በጣም ጎጂ ነገሮች ናቸው ማለትም ያው ትንኞች ከነደፉ ለተለያዩ በሽታ ስለምጋለጥ እኔ የትንኝ መረብ እጠቀማለሁ ትንኞችን ለመከላከል እና እንዳይነድፉኝ ማለት ነው እና ትንኞችን የሚይዝ መረብ መጠቀም በጣም አስፈላጊ ነገር ነው። ትንኞች በጣም ጎጂ ነገሮች ናቸው። በዛ ምክንያት እኔ የትንኝ መረብ ተመርክ ማለት ነው የተኛውን ጊዜም በትኛው መረብ ለመከዳበድ ለመጣን ያንን ንገረት እጠቀማለሁ ለማለት ነው።

አካባቢውን ይወዱታል አዎ እኔ አካባቢዬን በጣም ነው እምወደው አብዛኛውን ጊዜም አካባቢዬን በጣም እወደዋለሁ ማለት ነው። ምክንያቱም አካባቢ ያሉ ነገሮች ጋር ተስማምቼ ነው እምኖረው በአካባቢዬ ጎረቤቶቼ ጋር በደንብ ተስማምቼ እኖራለሁ ማለት ነው። እናም ጎረቤቶቻችን እርስ በእርሳችን እንደጋገፋለን የተለያዩ ችግር ሲያጋጥሙን አንድ ላይ እናልፈዋለን ማለት ነው። እናም ጎረቤቶቻችን ጋር በተለያየ በሀዘንም በደስታም ጊዜ እንገናኛለን እንዲሁም የተለያዩ በዓላትን አንድ ላይ ሰብሰብ ብለን እናሳልፋለን ማለት ነው። ያው እንደሚታወቀው ጎረቤቶቼ ጋር ቡና ተሰብስበን አንድ ላይ እንጠጣለን ማለት ነው። ከዚህም በተጨማሪ የሆነ ችግር በሚደርስበት ጊዜ ችግሩን ለመፍታት እና ያንን ሰው የተለያየ አደጋ በሚደርስበት ጊዜ እርስ በእርስ እናስተዛዝናለን ሄደን ማለት ነው። እና አካባቢዬ በጣም ምቹና ተስማሚ ነው። የተለያዩ ችግሮችን በደስታም ጊዜ ጎረቤቶቼ ጋር አንድ ላይ በመሆን ጊዜያት እናሳልፋለን ማለት ነው። እና አብዛኛውን ጊዜ አካባቢዬ በጣም ወሳኝና ደስ እሚል ነገር ነው። እናም አንድ ላይ ጊዜያትን ማሳለፍ በጣም ያስደስታል ማለት ነው። እናም ያው ሁሌም ችግር ሲያጋጥመን ችግሮችን በመፍታት አካባቢዬን ማለት በአካባቢያችን ሰላም የሰፈነበት በመሆኑና የተለያዩ እርስ በእርስ ተደጋግፈን ችግሮችን ስለምንፈታ በጣም ደስ እሚል አካባቢ ነው ያለሁት ማለት ነው። እና አካባቢዬን በጣም እወደዋለሁ። እናም በጣም ደስተኛ ነኝ በአካባቢዬ

ምን ያህል ጊዜ መጽሐፍ ታነባለህ? እኔ አብዛኛውን ጊዜ መጽሐፍ ማንበብ ያስደስተኛል ማለትም ቅዳሜና እሁድ አብዛኛውን ጊዜ የእረፍት ጊዜ በመሆኑ ቅዳሜና እሁድ መጽሐፍ ማንበብ በጣም እወዳለሁ ማለት ነው። መጽሐፍ ማንበብ ብዙ ጥቅሞች አሉት ምክንያቱም ማናውቀውን የተለየ እውቀት እንድናገኝ ይረዳናል በዛም ምክንያት መጽሐፍ አነባለሁ ማለት ነው እና መጽሐፍ ሰዎች ማንበብ አለባቸው። የተለያዩ አይነት መጽሐፍትን አነባለሁ ማለት ነው ለምሳሌ እኔ ፊክሽን መጽሐፎችን ማንበብ ያስደስተኛል ማለትም ፊክሽን መጽሐፎችን በማንበብ ብዙ ጥቅም ማግኘት እንችላለን የተለያዩ ማናውቃቸውን ነገሮች እውቀት ማግኘት እንችላለን ማለት ነው። ማለትም የተለያዩ ሰዎች የራሳቸው የሆነ ክድ ያላቸው ሰዎች የሚጽፉት የተለያየ ነገር አለ እና እሱን በማንበብም ማናውቀውን ነገር እንዳውቅና የተለያዩ ነገሮችን እንድረዳ ይረዳኛል በዛ ምክንያት የፊክሽን መጽሐፍት ማንበብ በጣም እወዳለሁ ማለት ነው። የፊክሽን መጽሐፍት ማንበብ በጣም ጠቃሚና አስደሳች ነገር ነው። አብዛኛውን ጊዜም እኔ ፊክሽን መጽሐፎችን በማንበብ እደሰታለሁ ማለት ነው ከዚህም በተጨማር ሌሎች ብዙ መጽሐፍትን አነባለሁ ለምሳሌ ለተለያየ ለትምህርት የሚያገለግሉኝን መጽሐፍትም አነባለሁ። እሱን በማግኘት ደግሞ የሚያስፈልገኝን ያህል እውቀት እወስዳለሁ ማለት ነው። እና መጽሐፍ ማንበብ ያው ሰዎች የተለያየ ጥልቅ ደረጃ ላይ የሚደርሱ መጽሐፍ በማንበብ ስለሆነ አብዛኛውን ጊዜ የመጽሐፍ ማንበብ በጣም ነው የሚያስደስተኝ። ብዙ ጊዜያትን መጽሐፍን በማንበብ አጠፋለሁ ማለት ነው በተለይ አሁንም ፊክሽን መጽሐፍት የማነበው ቅዳመና እሁድ ነው። የተለያዩ ሌላ ለትምህርት የሚጠቅመኝ መጽሐፍት ግን ሁሌም አነባለሁ ማለት ነው። ሁሌም ትልቅ ደረጃ ለመድረስ እና የተለያዩ ስራዎችን ለመስራት እና አዋቂ ለመሆን መጽሐፍትን ማንበብ አለብን ማለት ነው እና መጽሐፍ ማንበብ በጣም አስፈላጊና ወሳኝ ነገር ነው። እኔ የተለያዩ መጽሐፍትን በተለያየ ጊዜ አነባለሁ እና መጽሐፍት አንደኛ በጣም አስፈላጊና ጥሩ ነገሮች ናቸው። ማለትም መጽሐፍ ማንበብ አንደኛው እውቀቴን አሳድጋለሁ ከዚህም በተጨማሪ ከሰው የተለያዩ አይነት ነገሮችን እና አሁን ለምሳሌ ፊክሽን በማነብበት ጊዜ የተለያዩ እውቀቶችን አገኛለሁ ማለት ነው። የተለያዩ ምሁራን የጻፉት መጽሐፍ ነው እና ይሄ የህይወታቸውን የተለያዩት የህይወት ሞክሯቸውን የጻፉት ስለሆነ ከዛ አታሞክሮ በመነሳት እኔ የራሴን ህይወት እንዴት ማስተካከል እንዳለብኝ እና ህይወት ምን አይነት ነገር ልታመጣብን እንደምንችል ማወቅና መመርመር እችላለሁ ማለት ነው። እና በዛ ምክንያት እኔ መጽሐፍትም ብዙ ጊዜ እናነባለሁ እና መጽሐፍ በማንበብ ደግሞ ራሴን አሻሽላለሁ ማለት ነው። እና መጽሐፍ ማንበብ ትልቅ ደረጃ ላይ ያደርሳል ሰው ያደርጋል ማለት ነው እና ሁሉም ሰው ትልቅ ደረጃ ሚደርሰውና ምሁር የሚሆነው ዶክተሮች መምህሮች የተለያዩ በትምህርት ደረጃ የደረሱና ያንን ከትልቅ የትምህርት ደረጃ የደረሱት ደግሞ የተለያዩ መጽሐፍትን በማንበባቸው ነው። እና እኔም የተለያዩ መጽሐፍትን በማንበብ አንደኛ እውቀቴን አሳድጋለሁ የተለያዩ ማላውቃቸውን ነገር ከመጽሐፍ ታውቃለሁ ማለት ነው እና መጽሐፍ አብዛኛውን ጊዜ ትርፍ ጊዜም በማንበብ አሳልፋለሁ ማለት ነው። እና ጥርፍ ጊዜም በማይሆን ጊዜ ነገር ከማጠፋ ይልቅ መጽሐፍ ብዬ አነበው ማለት ራሴን ባሳድግና ትልቅ ደረጃ ላይ ብደርስ ብዬ ነው የማስበው እና ያው ሁሌም መጽሐፍ ማንበብ በጣም ደስ ይለኛል ማለት ነው እና መጽሐፍ ማንበብ በጣም ወሳኝ እና አስፈላጊ ነገር ነው። ሁሌም በህይወታችን የተለያዩ መጽሐፍትን እያነበብኩ ትልቅ ደረጃ ላይ መድረስ እፈልጋለሁና መጽሐፍ ሰው ያደርጋሉ የሚባለው የተለያዩ ነገሮችን ማወቅ የሚቻለው መጽሐፍትን በማንበብ ነው እና መጽሐፍ እያነበብኩ የራሴን ትልቅ ደረጃ ላይ አደርሳለሁና መጽሐፍ በጣም ወሳኝ ነገር ነው አንደኛ ማለት እውቀቴን እንዲጨምር ያደርጋል ከዛም በተጨማሪ የተለያዩ ነገሮችን እንድረዳና እንዳውቅ ያደርገኛል ማለት ነው። እና በዛ ምክንያት መጽሐፍ በጣም ብዙ ሰዓት ማንበብ ያስደስተኛል እና መጽሐፍትን አነባለሁ አብዛኛውን ጊዜ ማለት ነው እና ሰዎች መጽሐፍትን ቢያነቡ ትርፍ በትርፍ ጊዜያቸው ብዬ ይመክራሉና መጽሐፍትን ማንበብ በጣም አስፈላጊ ነገር ነው

የአካል ብቃት እንቅስቃሴ ታደርጋለህ አዎን የተለያዩ የአካል ብቃት እንቅስቃሴዎችን አደርጋለሁ የአካል ብቃት እንቅስቃሴ ማድረግ ብዙ ጥቅሞች አሉት ማለትም አንደኛ ለራሴ ለጭንቅላቴ በጣም አስፈላጊ ነው ማለትም የአካል ብቃት እንቅስቃሴ አደርጋለሁ ሁሌ ይሄ የማደርግበትም አንደኛ የአካል ብቃት እንቅስቃሴ ማድረግ ትክክለኛና ጥሩና የሆኑ ጥሩ ጥሩ ነገሮችን እንዳስብና ነገሮችን በስራት እንድገነዘብ ይረዳኛል ማለት ነው። የአካል ብቃት እንቅስቃሴ የሚሰራና የማይሰራ ሰው አስተሳሰቡ ትክክል አይደለም። አካል ብቃት እንቅስቃሴ የሚያደርግ ሰው የተረጋጋ አስተሳሰብ ያለውና ቀስ ያለ ነው ነገሮችን ማመዛዘን የሚችል ነው እና የተለያዩ ችግሮች ሲፈጠሩ ደግሞ ችግሮችን በስርዓቱ መፍታት የሚችልና ችግሮችን ፈቶ ወደ ስራው መግባት የሚችልና ያው የተለያየ አስተሳሰቡ ብሩህ የሆነ ሰው ነው ማለት ነው። በዛም ምክንያት ያው እኔ የአካል ብቃት እንቅስቃሴ አደርጋለሁ አስተሳሰቤን ለማሳደግ ከዚህም በተጨማሪ የአካል ብቃት እንቅስቃሴ ማድረግ ለጤና በጣም ተስማሚ ነው ማለት ነው። የተለያዩ በሽታዎችን የአካል ብቃት እንቅስቃሴ በማድረግ ማስወገድ ይቻላል እና እኔ አብዛኛውን የተለያዩ በሽታዎችን የምከላከለው ሳይመጡ በፊት የአካል ብቃት እንቅስቃሴ በማድረግ በሽታዎች እንዳይዙኝ ራሴን እጠብቃለሁ እከላከላለሁ ማለት ነው እነዛን በማድረግ ማለት ነው። እና የአካል በቃት እንቅስቃሴ በጣም ወሳኝና አስፈላጊ ነገር ነው። እናም ከዚህ በተጨማሪ ደግሞ የማደርጋቸው ነገሮችም ማለትም የአካል ብቃት እንቅስቃሴ በጣም አደርጋለሁ ከዚህም በተጨማሪ ደግሞ የአካል ብቃት እንቅስቃሴ በቃ ከሁሉም ቀድሞ በሽታ ይዞን ከ ያንን በሽታ ለመዳን መድሃኒት ከመዋጥ ይልቅ የአካል ብቃት እንቅስቃሴ በማድረግ የተለያዩ በሽታዎችን መከላከል እመርጣለሁ። ከዚህም በተጨማሪ ደግሞ የማደርገው አንደኛ የተለያዩ የሰውነት ቅርፃችን እንዲያምርና ውፍረት እንዳይኖረኝና ጥሩ ቅርጽ እንዲኖረኝ ሲል የአካል እቃ እንቅስቃሴ አደርጋሁ እና የአካል ብቃት እንቅስቃሴ ማድረግ ጥሩ ጥሩ ቅርጽ እንዲኖረኝ እና ጥሩ ጥሩ ጥሩ የሰውን ያ አካል ክፍሌ ሰው ለሰዎች ሳቢና ተስማ ለኔም ተስማሚ እንዲሆንና ሰውነቴን እንዳይከብደኝ ውፍረቴን ለመቀነስ ውፍረቴ እንዳያስቸግረኝ ብዬ የአካል ብቃት እንቅስቃሴአደርጋለሁ እና የአካል ብቃት እንቅስቃሴ ብዙ ጥቅሞች አሉት። አብዛኛውን ጊዜ የአካል ብቃት እንቅስቃሴ የማደርገው ጠዋት ጠዋት ነው አስራ ሁለት ሰዓት እየተነሳሁ የተለያዩ የአካል ብቃት እንቅስቃሴዎችን አደርጋለሁ ማለት ነው። እና የአካል ብቃት እንቅስቃሴ ማድረግ ብዙ ጥቅሞች አሉት የአካል ብቃት እንቅስቃሴ ማድረግ አብዛኛውን ጊዜ ጠዋት ጠዋት አስራ ሁለት ሰዓት እየተነሳሁ ጠዋት ከእንቅልፌ ቀደም ብዬ አስራ ሁለት ሰዓት ነው እየተነሳሁም የተለያዩ አካል ብቃት እንቅስቃሴዎችን ማረገው ማለት ነው። እና ከማደርጋቸው የአካል ብቃት እንቅስቃሴዎች ውስጥ አንዱ ሩጫ ነው መሮጥ በጣም ያስደስተኛል ጠዋት ጠዋት እየተነሳሁ ሩጫ እሮጣለሁ ማለት ነው። ከዚህም በተጨማሪ ከምሰራቸው የአካል ብቃት እንቅስቃሴዎች ደግሞ ገመድ ዘላለሁ ገመድ መዝለል በጣም የሚያስደስተኛ የአካል ብቃት እንቅስቃሴዎች ውስጥ አንዱ ነው። ገመድ መዝለል በጣም አስፈላጊ ነው ማለት ነው ከዛም በላይ ሴት አፕ እሰራለሁ ማለት ነው። ሴት አፕም በጣም አስፈላጊ የአካል ብቃት እንቅስቃሴዎች ውስጥ አንዱ ነው እናም ከዚህም በተጨማሪ ሶም ሶማር ሩጫ ሮጣለሁ ማለት ነው ሶምሶማ ሩጫም በጣም አስፈላጊ ነው። ከዚህም በላይ የእጅና የእግር የሚያፍታቱ የአካል ብቃት እንቅስቃሴዎችን እሰራለሁ ከዚህም በተጨማሪ ቁጭ ብድግ እሰራለሁ ማለት ነው። ቁጭ ብድግ የምሰራው ያው ጥሩ ወደ ኋላ ጥሩ ቅርጽ እንዲኖረኝ እና ቂጤ አካባቢ ያለው የሰውነት ክፍሌ እንዲሰፋ ስለሚያደርግልኝ ቁጭ ብድግ እሰራለሁ ማለት ነው። እና የተለያዩ አይነቶችን ስፖርቶችን በመስራት ራሴን ከተለያዩ ነገሮች እጠብቃለሁ ማለት ነው። እናም የተለያዩ አደጋዎችም ራሴን እጠብቃለሁ ማለትም ከበሽታዎች ቀድሜ ራሴን እከላከላለሁ። ከዚህም በተጨማሪም ለለጤናዬና ቅርጼ እንዲያምር ስል እነዚህን ያካል ብቃት እንቅስቃሴዎችን እሰራለሁና በጣም ጤነኛ ነኝ አስተሳሰቤም ደስ የሚልና ብሩህ ነው እናም አብዛኛውን ጊዜ እነዚህን የአካል ብቃት እንቅስቃሴዎችን መስራት በጣም አስፈላጊና ጠቃሚ ነው። ሰዎች ያካል ብቃት እንቅስቀሴ ቢሰሩ ጥሩ ነው ብዬ እመክራለሁ

ማር ትወዳለህ። አዎ፣ እኔ ማር በጣም ምወደው ነገር ነው። ማር መብላት በጣም ያስደስተኛል ማለት ነው። ማር በጣም ጣፋጭ ምግብ ነው። ከዚም በተጨማሪም ማር መብላት ብዙ ጥቅሞች አሉት ማለት ነው። ማር በመብላት የሰውነት ሙቀት ማግኘት እንችላለን። ማር በጣም ጣፋጭና ተወዳጅ ምግብ ነው። እናም ማር በተለያዩ ነገሮች አርጌ እጠቀማለሁ ማለት ነው። ማር በዳቦ መብላት በጣም ያስደስተኛል። አብዛኛውን ጊዜ ጠዋት፣ ጠዋትም ማር በዳቦ መብላት በጣም እወዳለሁ። እና እኔ ማር መጠቀም በጣም ለኔ ወሳኝ እና እ በጣም አስፈላጊ ነገር ነው ማለት ነው። እና አብዛኛውን ጊዜ ማር በመጠቀም የተለያዩ ነገሮችን እጠቀማለሁ ማለት ነው። እና ማር ለኔ በጣም አስፈላጊና ወሳኝ ምግቤ ነው። ሁሌም እ ጠ ቁርስ ላይ በዳቦ እመገባለሁ ማለት ነው። ከዚህም በተጨማሪ እም ማለት ማር ብዙ ጥቅሞች አሉት። ብርዝ ለመ መስራት ያጠ ይ ያገለግላል ማልዶ። ቤቴ ውስጥ ብርዝ በማዘጋጀት እም እጠቀማለሁ ማለት ነው። ከዚህም በተጨማሪ ደሞ ማር እ ጠጅ ለመስራት ይጠቅማል። ጠጅ እሚሰራው በማር ነው። እና ከቤቴ ውስጥ እ ጠጅ ማዘጋጀው በማር ነው። እና ብዙ እ ጥቅሞች አሉት ማለት ነው ማር። እና እኔ አብዛኛውን ጊዜም ማር እጠቀማለሁ። እና ለኔ ማር በጣም አስፈላጊና ወሳኝ ነገር ነው። እናም ማር ብዙ ጥቅሞች አሉት ማለት ነው። ያው ብዙ ሙቀት ይሰጣል፣ የተለያዩ ም በሽታዎችን ይከላከላል ማለት ነው። አብዛኛውን ጊዜም እጉንፋን በሚይዘን ጊዜ ማር እያፈላሁ እጠጣለሁ ማለት ነው። እናም በምጠጣበት ጊዜ ሙቀት ይሰማኝና ያው ማለትእ እ በሽታው ቶሎ እንዲለቀኝ ያደርገኛል። እና ማር በጣም ተወዳጅ ነገር ነው። አብዛኛውን ጊዜ ሰዎች እ ም ማርን እ ምእ ማለት እኔ አብዛኛውን ጊዜ ማር እየሄድኩ በመግዛት እጠቀማለሁ። እና ማር በጣም ወሳኝ ነገር ነው። አብዛኛውን ጊዜ ሰዎች የማር ቀፎ በመስቀል ማር እያመረቱ ይሸጣሉ ማለት ነው። ማር አንደኛ ጥቅሙ ይሄ ሲሆን ሁለተኛ ደግሞ ማር እያመረቱ ሚሸጡ ሰዎች ለራሳቸው ለምግብነት ይጠቀሙበታል። ከዛም በተጨማሪ ደሞ እም እንደ ገቢ ምንጭ ይሸጡታል ማለት ነው። ያንን በመሸጥ ራሳቸውን ያስተዳዳሉ። እና ማር አብዛኛውን ጊዜ ሰዎች እሚጠቀሙ ሰዎች በጣም ጤነኛና ከተለያዬ በሽታ ማር እሚከላከል በመሆኑ የተነሳ ማር እኔ በጣም ተወዳጅ ምግቤ ነው። እንዳልኳችሁ እም ቁርስ ሰዓት ላይ ዳቦ እየቀባሁ ማር እበላለው። ከዚህም በተጨማሪ ደሞ መክሰስ ሰዓት ላይም የሆነ ቀለል ያለ ምግብ ሲያስፈልገኝ ማር በዳቦ እየቀባሁ እበላለው ማል ነው። እና ለኔ ማር በጣም ተወዳጁ ነገር ነው። እና የማር እ እሄ የ የማር እንጀራ መብላትም በጣም ሚያስደስተኛል እና የማር እንጀራም በጣም ጣፋጭ ነው። ልክ እንደ ማስቲካ ብዙ ሰዓት እያላመጥኩ ቆያለው ማለት ነው የማር እንጀራን። እም እሱ ጥሩ ጣዕም ይሰጠኛል። ከዛም በተጨማሪ እንድነቃቃና ጥሩ ስሜት እንዲሰማኝ ስለማያደርግ እኔ ማር በጣም እወዳለሁ። እና ማር አብዛኛውን ጊዜ እጠቀማለው።

ደብዳቤ መጻፍ ትወዳለህ? አይ እኔ ደብዳቤ መጻፍ አልወድም በአሁን ጊዜ ደብዳቤ መጻፍ ደግሞ በጣም አስፈላጊ ነገር ነው ብዬ አላስብም። ምክንያቱም ደብዳቤ መጻፍ በጣም ኋላ ቀርነት ነው ብዬ ነው የማስበው። በቀላሉ የምንፈልገውን ነገር ለሰዎች በተለያየ መንገድ ቴክኖሎጂው አሁን በመሰልጠኑ የተነሳ የምንፈልገውን ነገር በቀላሉ ለሰዎች ማድረስ እና በቀላሉ ማስተላለፍ ስለምንችል በተለያዩ መንገዶች። ደብዳቤ መጻፍ እኔ አልወድም። የተለያዩ ለምሳሌ ስልክ በመደወል የምፈልገውን ነገር ለሰዎች ማድረስ ይቻላል። ከዚህም በተጨማሪ ደግሞ የተለያዩ መልእክቶችን በስልኬ በመላክ እንዲሁ የተለያዩ በቴሌግራም በፌስቡክ ማውራት ስለሚችልና የተለያዩ ነገሮችን ሰዎች ጋር መግባባት ስለሚቻል። አሁን ጊዜ የደብዳቤ መጻፍ ድሮ ጊዜ የቀረነውና ኋላ ቀር ነው ብዬ ነው የማስበው ማለት ነውና። አሁን ጊዜ አብዛኛው ጊዜ ሰዎች አሁን ደብዳቤ ጽሁፍም ደብዳቤ መጻፍ በጣም የድሮ ነው ኋላ ቀር ነው ብዬ ነው የማስበው። ድሮ ቴክኖሎጂው ባልሰለጠነበት ጊዜ እና ሰዎች እርስ በእርስ መነጋገር በቀላሉ ስለማይችሉና ሞባይል በሌለበት ጊዜ ነው ሰዎች ደብዳቤ የሚጻጻፉት ማለት ነው። እና አሁን ግን በጣም ቴክኖሎጂው በመሰልጠኑ እና በቀላሉ ሰዎች የእርስ በእርስ መገናኘት ስለሚችሉ ደብዳቤ መጻፍ አስፈላጊ ነገር አይደለም። በቀላሉ ሰዎች ጋር በወይ በስልክ በመደወል እንዲሁም የተለያዩ በፌስቡክ በቴሌግራም የተለያዩ የመገናኛ ምንጮች ስላለው ነው በቀላሉ መገናኘት እንችላለን። እና ደብዳቤ መጻፍ በጣም ኋላ ቀርነት ነው በዛም ምክንያት ደብዳቤ እኔ መጻፍ አልወድም። በቀላሉ ማስተላለፍ የምፈልገውን መረጃ ለሌሎች አስተላልፋለሁ ማለት ነው በዛ ምክንያት እኔ ደብዳቤ አልጽፍም ማለት ነው። እና ደብዳቤ መጻፍ አልወድም። እና አብዛኛውን ጊዜ የተለያዩ ነገሮችን ማስተላልፈው በስልኬ መረጃዎችን አስተላልፋለሁ ማለት ነው። እናም ለደብዳቤ መጽሐፍ በጣም ኋላ ቀረነት ስለሆነ እኔ ደብዳቤ አልጽፍም።

የሽያጭ ግቦች አሉ እኔ አዎን የተለያዩ አይነት የሽያጭ ግቦች አሉኝ ማለት ነው። እና የሽያጭ ግቦች በጣም አስፈላጊ ናቸው የተለያዩ ግቦች ሊኖሩኝ ይገባል ማለት ነው። ለምሳሌ እኔ የተለያዩ ነገሮችን በምሸጥበት ጊዜ ይሄን ያህል መሸጥ አለብኝ። ይሄን ያህል ደግሞ መሸጥ የለብኝም ብዬ ግቦችን አቅዳለሁ ማለት ነው። ማለትም ይሄን ያህል ብሸጥ ጥሩ ነው ከዚህ በላይ ከሸጥኩ ደግሞ በጣም ጥሩ ነው ብዬ አስባለሁ። እና የተለያዩ እቅዶችን አለኝ ማለት ነው ለመሸጥ እና የሽያጭ ግቦች አሉኝ

ሽማግሌዎችን እንዴት ታከብራለህ? እኔ ሽማግሌዎችን በተለያየ መንገድ አከብራለሁ ማለት ነው ታላላቆችን ማክበር በጣም አስፈላጊ ነገር ነው። እናም እኔ ታላላቆቼን በደንብ አከብራለሁ ማለት ነው። መጀመሪያ ቅድሚያ ምሰጠው የተለያዩ ቦታዎች ላይ ቅድሚያ የምሰጠው ለእነሱ ነው እድሜያቸው በመግፋቱ እድሉን ለነሱ እሰጣለሁ። ማንኛውም ለምሳሌ የሆነ አገልግሎት ላይ ሰልፍ ቢኖርና እኔ ብቀድማቸው እነሱ በእድሜያቸው ምክንያት ለእነሱ እቅድሚያ እሰጣለሁ ማለት ነው። እንዲሁም እነሱን ሚያስፈልጋቸውን የተለያዩ እርዳታዎች አቅመ አቅመ ደካሞችና የሚረዳቸው ላይ የሌሉ የተለያዩ እርዳታዎችን ማድረግ ያስደስተኛል ማለት ነው። ያንን በማድረግ እድሜያቸው የገፉ ሽማግሌዎችን እንከባከባለን ማለት ነው። እና ሽማግሌዎችን በተለያየ መንገድ በመንከባከብ የነሱን ምርቃን ደግሞ እኛ ላይ ስለሚደርስ እነሱን መንከባከብ በጣም ያስደስተኛል። አብዛኛውን ጊዜም እድሜያቸው የገፉ ሰዎችን የተለያዩ ነገሮችን በማድረግ እኔ እነሱን እንከባከባለን

ጫጫታ ታገኝበት ትችላለህ እኔ ጫጫታ የሚበዛበት ቦታ ብዙ መቆየት አያስደስተኝም ማለት ነው። ምክንያቱም ጫጫታ የሚበዛበት ቦታ ላይ ሀሳብ የመሰብሰብ እና የፈለኩትን ነገር ማድረግ ስለማልችል እኔ ጫጫታ የሚበዛበት ቦታ ላይ መሆን አይመቸኝም ማለት ነው። አብዛኛውን ጊዜ ጫጫታ ሀሳቤ እንዲበተን እና የፈለኩትን ስራ እንዳልሰራ ያግደኛል ማለት ነው በዛ ምክንያት ጫጫታ አካባቢ መሆነ አይመቸኝም። እናም ጫጫታ የሚበዛበት ቦታ አልሆነም ማለት ነው። ያው ጫጫታ አብዛኛውን ጊዜ ሰዎችን የሚረብሽ ነገር ነው በዛ ምክንያት እኔም ጫጫታ የሚበዛበት አካባቢ መሆን አያስደስተኝም ማለት ነው። እና ጸጽተኛ እና የተረጋጉ ቦታዎችን መሆን ነው የሚያስደስተኝ። በዛ ምክንያት ጫጫታ የሚበዛበት ቦታ አልሆንም ማለት ነው። ሁሌም የጫጫታ የማይበዛበት ቦታ መሆን ያስደስተኛል ስራዬን በስርዓት እንድሰራ እና ትኩረት እንዳደርግ ይረዳኛል ማለት ነው። በዛ ምክንያት ጫጫታ የሚበዛበት አካባቢ መሆን ምቾት አይሰጥም በዛ ምክንያት ጫጫታ የሚበዛበት ቦታ አልሆነም

የስራ ቦታ ደህንነት እንዴት ነው? እኔ የስራ ቦታ ደህንነቴ በጣም የተጠበቀ ነው ማለት ነው። የስራ ቦታዬ በጣም ደህናና አሪፍ ነው ማለት ነው። እናም የስራ ቦታዬ በጣም የምወደው ነው ማለትም ከስራ ባልደረቦቼ ጋር እርስ በእርስ በደንብ እንተጋገዛለን እንደጋገፋለን ማለት ነው። እናም ያው የስራ ቦታዬን በጣም ነው የምወደው እናም ደህንነቱ የተጠበቀ ነው የተለያየ ችግር በሚፈጠርበት ጊዜ ችግሮችን አንድ ላይ ለመፍታት እንሞክራለን ማለት ነው። በዛ ምክንያት ደህንነቱ በጣም የተጠበቀ ነው እና ምንም የሚያሰጋ ነገር የለውም ማለት ነው። በዛ ምክንያት የስራ ቦታዬን በጣም ነው የምወደው ማለት ነው። እና የስራ ቦታዬን መውደዴ ደግሞ ምክንያት የሆነው ያ ነው ማለት ነው። እና ከስራ ባልደረቦቼ ጋር በጣም ደስ የሚል ጊዜ ስለማሳልፍ እና ያው የስራ ባልደረቦቼ ጋር እርስ በእርስ ስለምንተጋገዝ እኔ የስራ ቦታዬ ደህንነት እንዲሰማኝ አድርጎኛል። ከዛም በተጨማሪ የተለያዩ ከእኛ በላይ የሆኑ ነገሮችን ተጋግዘን አንድ ላይ መስራት ያስደስተኛል። ማለትም የተለያዩ ከአቅማችን በላይ የሆኑ ስራዎችን እንዲሁም እርስ በእርሳችን ችግር ሲያጋጥመንም አንድ ሰው ችግር አጋጥሞ ከስራ ቢቀር ሌላው ሰው ይደግፈዋል ማለት ነው። እናም በሀዘንም በደስታም ጊዜ አንድ ላይ ማሳለፍ ያስደስተናል። እና እንደዛ በማድረግ እኛ ስራችንን በስርዓቱ እንሰራለን ማለት ነው። እናም የስራ ቦታ እኔ ደ በጣም ደህነት ይሰማኛል ማለት ነው

ማቅረቢያ ማድረግ ትችላለህ? አዎ ማቅረቢያ ማድረግ እችላለሁ። የተለያዩ ነገሮችን ሳደርግ በማቅረቢያ ነው ማለት ነው። እና ማቅረቢያ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ምክንያቱም የተለያዩ ነገሮችን በማቀርበው ማቅረቢያ በማድረግ ነው። እናም ይሄን በማድረግ የተለያዩ ጥቅሞች እና ጥቅሙ ጥቅማ ጥቅሞች አሉት ማለት ነው። እናም የነዛም ነገር በማድረግ መጠቀም ያስደስተኛል ማለት ነው። አብዛኛውን ጊዜ እንደዛ በማድረግም የተለያዩ ነገሮችን እጠቀማለሁ።

ጠዋት ምን ትበላለህ? እኔ ጠዋት መብላት እምወደው ነገር ቀለል ያሉኝ ምግቦችን ነው ማለት ነው። ማለትም ለመብላት እማይከብዱና ሆድ እማይይዙ ነገሮች መብላት ያስደስተኛል። ከመበላቸው ነገሮች ውስጥም ለምሳሌ ቀለል ያሉ ሆድ እማይይዙ ነገሮችን እመገባለሁ። ማለትም እንደ ዳቦ ሊሆን ይችላል ሩዝ መኮሮኒ የሆኑ ነገሮችን ጥዋት ጥዋት እመገባለሁ ማለት ነው። እነዚህ ምግቦች በመመገብ ራሴን ዘና ማድረግ ያስደስተኛል ምክንያቱም ጥዋት ብዙ ነገር መብላት አያስደስተኝም። ቀለል እሚሉ ነገሮችን መብላት እወዳለሁ ማለት ነው።

ምን አዲስ ነገር መማር ትፈልጋለህ? እኔ የተለያዩ አዲስ ነገሮችን መማር እፈልጋለሁ አዲስ ነገር መማር ከምፈልጋቸው ነገሮች ውስጥ ደግሞ አንዱ ቴክኖሎጂ ነው የተለያዩ አዳዲስ ቴክኖሎጂዎችን መማር እፈልጋለሁ። ምክንያቱም ማዳዲስ ቴክኖሎጂዎችን መማር ብዙ ጥቅሞች አሉት ካሉት ጥቅሞች ውስጥ አንደኛው አንደኛ የተሻለ እውቀት እንድናገኝ እና የተለያዩ ስራዎችን በቀላሉ እንድንሰራ የሚያግዘኝ ነው በዛም ምክንያት እኔም አዲስ ነገሮችን አዳዲስ ቴክኖሎጂዎችን መማር በጣም ያስደስተኛል ማለት ነው። እና ለኔ አዲስ ቴክኖሎጂ አዳዲስ ቴክኖሎጂዎችን መማር በጣም አስፈላጊ እና ወሳኝ ነገር ነው ብዬ ነው የማስበው ምክንያቱም አዳዲስ ቴክኖሎጂዎችን ከተማርኩኝ ስራዎችን ያለምንም ችግር በቀላሉ መስራት እና መፍታት እችላለሁ ማለት ነው። በዛም ምክንያት አዳዲስ ነገሮችን ቴክኖሎጂ ነክ የሆኑ ነገሮችን መማር በጣም ያስደስተኛል ማለት ነው። እነዛን ነገሮች በመማር ስራዬን በቀላሉ እንድሰራ እና ችግሮችን በቀላሉ እንድፈታ ስለሚጠቅመኝ አዳዲስ ቴክኖሎጂዎችን መማር በጣም ያስደስተኛል። እና አዳዲስ ቴክኖሎጂዎችን በመማር ደግሞ የተለያዩ እውቀቶችን አገኝበታለሁ እናም ከዚህም በተጨማሪ ስራዎችን በቀላሉ እንድሰራ ያግዘኛል ማለት ነው። በዛም ምክንያት አዳዲስ ነገሮችን በተለይ ደግሞ አዳዲስ ቴክኖሎጂዎች መማር ያስደስተኛል

በየትኛው ቀን ወደ ገበያ ትሄዳለህ እኔ የምሄደው አብዛኛውን ጊዜ ቅዳሜ ቅዳሜ መሄድ ያስደስተኛል ማለት ነው ቅዳሜ ቅዳሜ ገበያ እሄዳለሁ ማለት ነው። እናም ቅዳሜ ገበያ መሄድ በጣም የሚያስደስተኝ ነገሮች ውስጥ አንዱ ነው ምክንያቱም ቅዳሜ የእረፍት ቀኔ ስለሆነና ቅዳሜም ገበያ በአካባቢያችን ስላለ እኔ ቅዳሜ ቅዳሜ ገበያ እሄዳለሁ ማለት ነው እናም ቅዳሜ ቅዳሜ ገበያ መሄድ ያስደስተኛል አብዛኛውን ጊዜም ቅዳሜ ቅዳሜ ወደ ገበያ በመሄድ የተለያዩ ነገሮችን የምፈልጋቸውን ነገሮች እገዛለሁ ማለት ነው

ታሪክ መንገር ትወዳለህ? አሁን የተለያዩ ታሪኮችን መንገር ያስደስተኛል፤ እናም ታሪኮች የተለያዩ አይነት ታሪኮችን መናገር እወዳለሁ ማለት ነው—ማለት የማውቃቸውን የተለያዩ አይነት ታሪኮችን ለህፃናት መናገር በጣም እወዳለሁ። እና ታሪክ በጣም አስፈላጊ እና ወሳኝ ነገር ነው ማለት ነው። እና ታሪኮችን መናገር በጣም የምወደው ደግሞ፣ አንደኛ የተለያዩ ታሪኮችን ለህፃናት በመናገር፣ ህፃናት ስለ ታሪካቸውና ስለ የተለያዩ ነገሮችን እንዲያውቁ ይረዳል ከዚህም በተጨማሪ እኔ ታሪክ በምናገርበት ጊዜ በጣም ደስ ይለኛል ማለት ነው። በዚያም ምክንያት እኔ በተለያየ ጊዜ ታሪኮችን መናገር እወዳለሁ።

የሙዚቃ መሳሪያዎችን መጫወት ትችላለህ? እኔ የሙዚቃ መሳሪያዎችን መጫወት አልችልም። እናም የሙዚቃ መሳሪያዎችን ለመጫወት አንደኛ ልምድና ችሎታ ያስፈልጋል። ማለት ነው የተለያዩ የሙዚቃ መሳሪያዎችን ለመጫወት አንደኛ ትምህርትም ያስፈልጋል በዛ ምክንያት እኔ የሙዚቃ መሳሪያዎችን መጫወት አልችልም። እንዲሁም የተለያየ የሙዚቃ መሳሪያዎችን መጫወት ባለመቻሌ ምክንያት ያው ማዳመጥ ነው። እንጂ መጫወት አልችልም እና

ስንት ኢሜል ትልካለህ? እኔ ከምልካቸው ኢሜሎች ውስጥ ሁለት ኢሜሎች አሉኝ እና የተለያዩ ኦንላይን ስራዎችን ለመስራት እጠቀምባቸዋለሁ ማለት ነው። እና እነዛን ኢሜሎች መላክ በጣም ያስደስተኛል ማለት ነው ማለትም የተለያዩ ኦንላይን ስራዎችን ለመስራት ኢሜል በጣም አስፈላጊ ነገር ነው ማለት ነው። እናም ሁሉም ሰው ኢሜል ያስፈልገዋል በስልኩ ኢሜል መክፈት አለበት እናም በዛ ምክንያት እኔ ሁለት ኢሜሎች አሉኝ እና እነዛ ኢሜሎችን እጠቀምባቸዋለሁ ማለት ነው። እና የኦንላይን ስራዎችን ለመስራት ግዴታ ኢሜል አስፈላጊ ነገር ነው። እናም በዛ ምክንያት እኔ ኦንላይን ስራ ለመስራት እነዚህ ሁለት ኢሜሎች እጠቀማለሁ ማለት ነው። እናም ኢሜል በጣም አስፈላጊ ነገር የተለያዩ ስራዎችን ለመስራት

ሹራብ መስፋት ትችላለህ? አይ እኔ ሹራብ መስፋት አልችልም ምክንያቱም አብዛኛውን ጊዜ የተገዙ ልብሶችን ነው የምለብሰው ማለት ነው። የተለያዩ ልብሶችን ሱቅ ላይ እየገዛው መልበስ ነው የሚያስደስተኝ። እና ሹራብ መስራት አልችልም። መስፋት አልችልም ማለት ነው ምክንያቱም አብዛኛውን ጊዜ አሁን በጣም ምርጥ ምርጥ ልብሶች ሱቅ ላይ በቀላሉ መግዛት ስለሚችል። አብዛኛውን ጊዜ የሹራብ በእጅ የተሰሩ ሾራቦቹን አብዛኛውን ጊዜ አልችልምም መልበስ አያስደስተኝም። ምክንያቱም የተለያዩ ዲዛይኖች አዳዲስ ዲዛይኖች የሚሸጡ ሱቅ ላይ ስላሉ አብዛኛውን ጊዜ እነሱን ነው የምትጠቀሚባቸው ማለት ነው። እና አብዛኛውን ጊዜ ሹራብ መስፋት አልችልም ማለት ነው። እና ሹራብ መስፋትም ጉጉት የለኝም ምክንያቱም የሹራብ በእጅ የተሰሩ ሹራብ ልብሶችን መልበስ አልወድም። በዛም ምክንያት አብዛኛውን ጊዜ ሱቅ እየሄድኩ ነው የተለያዩ ቲሸርቶችን የምለብሰውና ምናምን በዛ ምክንያት

በፋም ማብሰል ታውቃለህ? አይኔ በፋም ማብሰል አላውቅም አብዛኛውን ጊዜ የማበስለውም በ በ በስቶቭ ማብሰል ነው የምወደው እና አብዛኛውን ጊዜ የምጠቀመው የምጠቀመው ስቶቭ ነው ማለት ነው። አንደኛ ስቶቭ በቀላሉ ጊዜ ሳንጨርስ ቶሎ መጠቀም ስለምንችል እና ያው የስቶቭ በስቶቭ በኤሌክትሪክ ብቻ ብዙ ጊዜ ሳንፈልጅ ቶሎ የተለያዩ ነገሮችን ለማብሰል ስለሚጠቅመኝ እኔ በስቶቭ ማብሰል በጣም ያስደስተኛል አብዛኛውን ጊዜም ከበስቶም አበስላለሁ ማለት ነው። በሌሎች ሰዓትአያይዤ ከማብሰል ይልቅ የምጠቀመው ስቶቭ ነው እና ስቶቭ በቀላሉ ለመስራት እና ለማብሰል ስለሚጠቅመኝ ስቶቭ ነው የምጠቀመው ማለት ነው። እና አብዛኛውን ጊዜ ስቶቭ እጠቀማለሁ ለኔ በጣም አስፈላጊ ነገር ነው ስቶቭ ማለት ነው። እናም እሱ በስቶቭ በመጠቀም ነው የተለያዩ ነገሮችን የማበስለው እና ከምድጃ እና እሳት ከመጠቀም ይልቅ በስቶቭ ቶሎ ነገሮችን ለማብሰል ስለሚጠቅመኝ ስቶቭ እጠቀማለሁ

ምን ያህል ጊዜ በዚህ ስራ ሰርተሃል? እኔ አሁን የሳይለንሲዎን ስራ መስራት ከጀመርኩ አንድ ወር ሁኖኛል ለአንድ ወር ያህል ይሄንን ስራ ከመጣ በኋላ ይሄን ስራ መስራት ጀምሬያለው ማለት ነው። ይሄንን ስራ እንድሰራ ያገዙኝ ደግሞ ያው ኦንላይን ስራ ያው ታምራት በሚያስተዋውቃቸው የተለያዩ ስራዎች ምክንያት ይሄን ስራ ላውቀው ችያለው። እና ይሄንን ስራ በታምራት ምክንያት ነው ያወቅነው እናም ይሄን ስራ እየሰራሁ ውጤታማ ለመሆን እየሞከርኩ ነው። እናም ይሄንን ስራ ያው ለመስራት እና ቀጥዬ ጥሩ ነገር ለማግኘት እሞክራለሁ።